የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው ደግሞ። የትርፍ ጊዜ ማሳለፊያዎቼ አንደኛ ገንቢ ሊሆኑ ይችላሉ ሁለተኛ ለመዝናናት ብቻ የሚደረጉ የትርፍ ሰዓት የጊዜ ማሳለፊያዎች ሊሆኑ ይችላሉ። እንደገና ደግሞ እሱ በሶስተኛ ደረጃ ሁለቱንም ያቀፉ ሊሆኑ ይችላሉ ማለት ነው። ከመጀመሪያው ስጀምር አንደኛ የገንቢ የሆኑ የትርፍ ጊዜ ማሳለፊያዎች ስልህ። በመጀመሪያ ደረጃ እነዛ ገንቢ የሆኑ የትርፍ ጊዜ ማሳለፊያዎች ምን ሊሆኑ ይችላሉ አንደኛ ቤተሰቦቼን በስራ በማገዝ ሊሆን ይችላል የማሳልፈው። ወይንም ደግሞ ራሴ ጋር በማተኮር የተለያዩ የሰውነት የአካል ብቃት እንቅስቃሴዎችን በማድረግ ሊሆን ይችላል። ሌላኛው ደግሞ ትርፍ ጊዜ ማሳለፊያ ገንቢው በሆነ መንገድ በሚል ለሚለው በሶስተኛ ደረጃነት የማደርገው ስራ የተለያዩ መጽሐፍቶችን ማንበብ እንዲሁም በአራተኛ ደረጃ ገንቢ የሆኑ ፕሮጀክቶችን አሳይመንቶችን ከትምህርቴ ጋር ሊገናኙ የሚችሉ ነገሮችን በማድረግ ሊሆን ይችላል። እንዲሁም ደግሞ በአካባቢ ጥሩ ስምና ጥሩ ዝና እንዲኖረኝ ሰዎችን በመርዳት በመንከባከብ አቅመ ደካማዎችን በማገዝ ሊሆን ይችላል ማለት ነው። ይሄ የመጀመሪያው ነው ማለት ነው ገንቢ የሆነ የትርፍ ጊዜ ማሳለፊያ ነው ማለት ነው። ተግባራቶች ናቸው በሁለተኛ ደረጃ ደግሞ ለደስታ ብቻ የሚደረጉ የትርፍ ጊዜ ማሳለፊያዎች። ወይንም የትርፍ ጊዜ ማሳለፊያ ተግባራቶች ደግሞ ሁለተኛ ደረጃ ጋር ያሉት አንደኛ የተለያዩ ፊልሞችን ማየት ሊሆን ይችላል የተለያዩ ድራማዎችን የተለያዩ ትወናዎችን የተለያዩ ግጥሞችን በማንበብ ሊሆን ሁሉ ይችላል ማለት ነው። እነዛን በማደርግበት ሰዓት ጊዜ በአግባቡ ያሳለፍኩ አይነት ስሜት ይሰማኛል ምክንያቱም እነዛ ትርፍ ጊዜ ማሳለፊያ ተግባራቶች አእምሮዬን በደንብ እንዲሰሩ እንዲሰራ ለማድረግ ስለሚረዳኝ አእምሮዬ እንዲዝናና ስለሚረዳኝ ማለት ነው። ሌላኛው ደግሞ የወደ ወጥ ወደ ውጪ ወጥቼ ወክ ማድረግ ሊሆን ይችላል ወይንም እንቅስቃሴ ማድረግ ሊሆን ይችላል እንቅስቃሴ በማረግበት ሰዓት የተለያዩ ነገሮችን አያለሁኝ እንዲሁም ደግሞ ንጹህ አየርም ለመተንፈስ እችላለሁኝ ማለት ነው። በዛ ምክንያት እነዚህ የትርፍ ጊዜ ተግባራቶች ለደስታ የሚደረጉ የትርፍ ጊዜ ተግባራቶች እኔ የማከናውናቸው ናቸው ማለት ነው። በሶስተኛ ደረጃ ሁለቱንም ያዘሉ የትርፍ ጊዜ ማሳለፊያዎች አሉኝ እኔ ለምሳሌ ወደ ውጭ ወጥቶ አትክልቶችን ውሃ ማጠጣት ይሄ ለደስታም ለገንቢ የሆነም ነገር ጥሩ ነው ማለት ነው። ወይንም ደግሞ የተለያዩ አስተማሪ የሆኑ ስለ ህይወት ሊያስተምሩ የሚችሉ መጽሐፍቶችን ወደ ውጪ ወጥቼ አነባቸዋለሁኝ ማለት ነው። ወይንም ደግሞ ወደ ውጭ ወጥቼ የተለያዩ የጉልበት ስራዎችን በገንዘብ ለማድረግ እሞክራለሁ ምክንያቱም እነዛ ነገሮች አንደኛ ለኔ ደስታን ይሰጡኛል ሁለተኛ ደግሞ ገንዘብ በማገኝበት ነገር ስለሆነ ማለት ነው። አመሰግናለሁ።

ማሰላሰል ታደርጋለህ? ለሚለው ጥያቄ ማሰላሰል አደርጋለሁኝ ለምሳሌ በፈተና ትምህርት ሰዓት በፈተና በምቀመጥበት ጊዜ በከፍተኛ ሁኔታ አእምሮዬን ለማሰላሰል ተግባር እጠቀማለሁኝ ማለት ነው። ይህ የማሰላሰል ተግባር በጣም ድንገተኛ በሚሆን መንገድ ነው የሚሆነው ምክንያቱም ፈተናዎች ብዙ ጊዜ እንደሚጠበቁት ስላልሆኑ ማለት ነው እና የዛን ጊዜ በተለይ ደግሞ የ ሂሳብ ነክ ወይንም ደግሞ አልጎሪዝም ነክ የሆኑ የ ትምህርት አይነቶች ከሆኑ በእነዛ የትምህርት አይነቶች ፈተና ጋር ስቀመጥ የማደርገው ማሰላሰል በጣም ለኔ በጣም ይከብደኛል ማለት ነው እና ማሰላሰል በዛ መንገድ አድርጌ አውቃለሁኝ ሲቀጥል ደግሞ በሁለተኛ ደረጃነት ማሰላሰል በመንገድ በምንጓዝበት ወቅት ረዣዥም መንገዶችን ስጓዝ ለምሳሌ ከቤት ወደ ትምህርት ቤት በምንጓዝበት መንገድ ከሰላሳ ደቂቃ በላይ ብቻዬን ስለምጓዝ በዛን ወቅት አሰላስላለሁ ማለት ነው ማሰላሰልን አደርጋለሁ ማለት ነው ምክንያቱም ያንን መንገድ በንቁ አእምሮዬ ማድረግ መጓዝ ስለማልችል ወይንም ደግሞ ብቁ አእምሮዬ ሊደክመው ስለሚችል ወደ ሊያዩ ሀሳቦች ማሰላሰልን አደርጋለሁ ማለት ነው ለምሳሌ ስለ ወደፊቴ ላሰላሰል እችላለሁኝ ስለ ትምህርት ቤት ደርሼ ስለሚጠብቁኝ ነገሮች ላሰላስል እችላለሁኝ ከትምህርት ቤት ስመለስ ደግሞ ስለተሰጡኝ የቤት ስራዎች ስለተሰጡኝ ፈተናዎች እንዲሁም ስለተሰጡኝ የክፍል ስራዎች ላሰላስል እችላለሁኝ ማለት ነው እናም በሶስተኛ ደረጃነት እቤት ውስጥ ቁጭ በምልበት ጊዜ ወይም ደግሞ ተመስጦ በማደርግበት ወቅት ወደ ራሴ እያየሁኝ ብዙ ነገሮችን ለማሰላሰል እሞክራለሁኝ። ማለት ነው ሌላኛው ደግሞ ሌላኛው በቤተሰቤ ጋር የተለያዩ ችግሮች በሚገጥሙበት ወቅት ያን ችግር ለመፍታት ለመሞከር ማሰላሰልን አደርጋለሁ ማለት ነው። ማሰላሰልን በማደርግበት ወቅት ያው እኔ እንደማውቀው ከሆነ ብዙ አይነት ኢነርጂዎችን ብዙ አይነት አቅሞችን ጉልበቶችን ፈሰስ አድርጌ አሰላስላለሁኝ ማለት ነው ያሰላሰልኩት ነገር ደግሞ ለኔ በጣም ጠቃሚ የሆነ መንገድ እንደሚያመጣልኝ ሁል ጊዜ እርግጠኛ ነኝ ማለት ነው። ማሰላሰልን እንግዲህ ከዚህ እንደምንረዳው ብዙ ጊዜ እጠቀማለሁኝ ማለት ነው። ለምሳሌ በቤቱ ውስጥ ተመስጦ ሙከራ ሳደርግ፣ ወይንም ደግሞ የዮጋ ስፖርቶችን ስሰራ፣ ወይንም ደግሞ ከቤት ወደ ትምህርት ቤት በምሄድበት ጊዜ ወይንም ደግሞ ከ ትምህርት ፈተናዎች ጋር በተያያዘ ማሰላሰልን አደርጋለሁ ማለት ነው ከዚህ ውጪ ማሰላሰልም ብዙ ቦታዎች እጠቀምበታለሁኝ እኔ በቀን ውስጥ ከ አራት ሰዓት ውስጥ ወደ ስድስት ሰባት ስምንት ሰዓታቱን እንደሚታወቀው የሰው ልጅ እንደመሆናችን መጠን እኔንም ጨምሮ ብዙ ማሰላሰል አደርጋለሁ ማለት ነው። ስለዚህ ማሰላሰል ታደርጋለህ ለሚለው ጥያቄ መልስ በምሰጥበት ወቅት አዎ በደንብ ማሰላሰልን አደርጋለሁኝ። በሚገባ በተለያዩ ቦታዎችን ማሰላሰል አደርጋለሁ። በተለያዩ ሁኔታዎች በተለያዩ ቦታዎች በተለያዩ ጊዜያት ውስጥም ብሆን ማሰላሰልን አደርጋለሁ የሚለውን ነገር ማስገንዘብ እፈልጋለሁኝ ማለት ነው አመሰግናለሁ።

ሳንቲም ትቆጠባለህ? ሳንቲም እቆጠባለሁኝ ሳንቲሞችን እቆጥባለሁ ብሮችን እንቆጥባለሁ። ሳንቲም መቆጠቢያ የተለያዩ መቆጠቢያ መንገዶች አሉኝ ለምሳሌ ሁል ጊዜ ከምጠቀማቸው የሳንቲም መቆጠቢያ መንገዶች መካከል ሳንቲሞችን በትንሽዬ ዝግ በሆነ ትንሽ ቀዳዳ ባለው ሳጥን ውስጥ ሳንቲሞችን መቀርቀር ወይንም ደግሞ መክተት ማለት ነው። ይህን በማደርግበት ወቅት ሳንቲሞቹን በምቆጥብበት በወቅት ለወደፊት የሆነ ጊዜ ጋር ለኔ ያ ነገር ጠቃሚ እንደሆነ እገነዛባለሁ ሁል ጊዜ ከሳንቲሞችም በላይ የተለያዩ ብሮችን እቆጠባለሁኝ። ለምሳሌ አሁን ኢትዮጵያ ባለንበት ወቅት ከ ትልቁ ከፍተኛው ከሁለት መቶ ብር እስከ ዝቅተኛ አንድ ሳንቲም ድረስ እቆጥባለሁኝ ማለት ነው። ይሄን ቁጠባ በማደርግበት ወቅት በቤተሰቦቼ በእናቴ በአባቴ መበረታታት ይደርሰኛል ማለት ነው። ሳንቲም መቆጠብ ከልጅነቴ ጀምሮ ያገኘሁት ባህሪ ነው። ይህንን ባህሪ በጣም እወደዋለሁኝ ጥሩ ጥንካሬ ነው ከምላቸው ባህሪያቶቼ ውስጥ ሳንቲም መቆጠብ አንዱ ነው ማለት ነው። እና ሳንቲሞችን ከእኔም አልፎ ሌሎች ጓደኞቼ እንዲቆጥቡ እገፋፋቸዋለሁኝ ማለት ነው። ወይንም ደግሞ ግፊት አደርግባቸዋለሁኝ ማለት ነው እና ከቤታችን እንደውም ከፍተኛ የሳንቲም መቆጠብ ልማድ ያለው ግለሰብ እኔ ነኝ ማለት ነው። እና ሳንቲሞችን በምቆጥብበት ወቅት አንዳንዴ ከበቂ በላይ በመሆን ሳጥኑን ወይንም ደግሞ የሳንቲም መቆጠቢያ ሳጥኑን ሞልቶ ከዛ በላይ ይፈሳል ማለት ነው። እንደዛ በሚፈስበት ወቅት ሳንቲሞቹን የቆጠብኳቸውን ሳንቲሞች አውጥቼ ወደ ባንክ አስገባቸዋለሁኝ ማለት ነው። ስለዚህ ባንክ የኔ ሁለተኛ የሳንቲም መቆጠቢያ መንገድ ነው ማለት ነው። ባንክ በሚገባበት ወቅት ደግሞ የተለያዩ የወለድ አማራጮች አሉ ልክ እስከ አስራ አራት ፐርሰንት ካስገባኋቸው ከቆጠብኳቸው ሳንቲሞች ውስጥ እስከ አስራ አራት በመቶኛ የሚሆኑ ወይንም እስከ አስራ አራት ፐርሰንት የሚሆኑ የተቆጠቡ የቆጠብኳቸውን ወለድ ማግኘት እችላለሁኝ ማለት ነው። ሳንቲም በዛ ምክንያት እቆጥባለሁኝ። ሳንቲሞችን ስቆጥብ ደግሞ አንድ ካለብኝ ልማድ ወይንም ካለብኝ አባዜ መካከል የሳንቲም መቆጠቢያ ሳጥኑን ማንቀሳቀስ ነው ይሄን በማድረግበት ሰዓት የቆጠብኳቸው ሳንቲሞች ድምጽ ስለሚያወጡ በጣም ደስ ይለኛል ማለት ነው። እና መሙላቱንም የማረጋግጠው ድምጽ ከሌለው ሞልቶ እንቅስቃሴ አጥቶ ሊሆን ስለሚችል በዛ ምክንያት መሙላቱንም አረጋግጣለሁኝ ማለት ነው። ሳንቲም ስቆጠብ በጣም ያስደስተኛል። ሳንቲም መቆጠቤ እንዲሁም ደግሞ ሳንቲም ትቆጥበዋለህ ወይ ለሚለው ጥያቄ? አዎ በደንብ አድርጌ ሳንቲም እቆጥባለሁኝ እንዲሁም ከእኔም አልፎ ሌሎቹ ሰዎች እንዲቆጡ ምክር እሰጣለሁኝ ማለት ነው። ሳንቲም መቆጠብ ብልህነት ነው። ሳንቲም አሁን መቆጠቤ ለወደፊት ለተለያዩ ድንገተኛ ችግሮች ወይንም ደግሞ ድንገተኛ ሁኔታዎች መፍትሄ እንዲሆን ይረዳኛል ማለት ነው። ሳንቲምን በደንብ አድርጌ እቆጠባለሁኝ በዚህም ምክንያት ሳንቲም እቆጥባለሁ ማለት ነው። አመሰግናለሁ።

ሩዝ ትወዳለህ? ለሚለው ጥያቄ አዎ ድሮ ጋር በህፃንነቴ ሩዝ መመገብ እወድ ነበረ። ምክንያቱም እነሱ ከቂጣ ጋር ሊበሉ ይችላሉ ከሌሎች ግብአቶች ጋር ከዳቦ ጋር እንዲሁም ደግሞ ከ ቲማቲም ስልስ ወይንም ከቲማቲም ወጥ ጋር ሊበሉ ስለሚችሉ ሩዞችን በደንብ እወዳለሁኝ። ምክንያቱም ሌላ ደግሞ ደረቅ ያሉ ጠጠር ያሉ ምግቦች ስለነበሩ ሩዝን በደንብ አድርጌ እመገብና እወድ ነበረ። ነገር ግን ነገር ግን አሁን ላይ ባለሁበት ሁኔታ ትክክለኛውን ሩዝ ከፕላስቲክ ወይንም ደግሞ ከሰው ሰራሽ ሩዞች መለየት ስለሚያቅት ሩዞዎችን አሁን ላይ ብዙም የመመገብ ፍላጎት የለኝም። በዛም ምክንያት ሩዞችን አልወድም የሚል ምላሽ እሰጥሃለሁኝ ማለት ነው። አሁን ላይ ሩዞችን የማልወድበት ዋናኛ ምክንያት ያ ነው። በሁለተኛ ደረጃ ደግሞ አሁን አሁን ጋር ሩዙን በምመገብበት ወቅት ሆዴን ብዙም አይስማማኝም። ለምን እንደሆነ ምክንያቱን ባላውቅም አይስማማኝም ሆዴን። ስለዛ ሩዝን አልወደም ማለት ነው። ሩዝ ትወዳለህ? ለሚለው ጥያቄ አሁን ላይ ምንም አይነት ሩዝ መብላት አልወድም የሚለው ምላሽ ይሆናል ማለት ነው። በዛ ምክንያት ነው እንግዲህ ሩዝ የማልወድበት ምክንያት ያ ነው።

ውሃ ማምጣት ታውቃለህ የሚለው ጥያቄ ውሃ ማምጣት ውሃን ከተለያዩ ቦታዎች አምጥቼ አውቃለሁኝ ለምሳሌ ከቀላሉ ስንጀምር ከእቤታችን ከውሃ ማጠራቀሚያ ትላልቅ ሰፋፊ ጋኖች ውሃ አምጥቼ አውቃለሁኝ ማለት ነው ከቤታችን የእቃ ማጠራቀሚያ ወይንም ደግሞ ከቤታችን እቃ ቤት ውስጥ ውሃን ለተለያዩ ጥቅሞች አትክልቶችን ለማጠጣት እንዲሁም ለመታጠቢያነት ውሃ አምጥቼ አውቃለሁ ማለት ነው በቀጣይ ደግሞ ብዙም ሳንርቅ በቤታችን ካለው ጉድጓድ የውሃ ጉድጓድ ውስጥ ውሃ አምጥቼ አውቃለሁኝ ለልብስ ማጣጠቢያ ወይንም ደግሞ ለገላ መታጠቢያ ማለት ነው ቀጣይ ከዛው ብዙም ሳንርቅ ከቧንቧ በመንግስት አማካኝነት በሚለቀቅልን ውሃ አማካኝነት በቧንቧ በሚለቀቅልን ውሃ አማካኝነት ከዛ ውሃ እየሳብኩኝ እመጣለሁኝ ማለት ነው፤ በቀጣይነት ደግሞ አንዳንዴ ሁሉም ችግሮች በሚያጋጥሙበት ወቅት ወይንም ደግሞ እነዚህ የውሃ ምንጮች መጠቀም በማልችልበት ወቅት ከቤታችን ብዙ ኪሎሜትሮችን አቆራርጬ ወንዝ ጋር በመሄድ ውሃ አምጥቼ አውቃለሁኝ ማለት ነው እና ውሃ ማምጣት ለኔ የእለት ተለት ተግባሬ ሆኖ ሊጠቀስ ይችላል ማለት ነው፤ ውሃ ማምጣትን ነው እኔ በዛ መንገድ አየዋለሁኝ ውሃ በማመጣበት ወቅት ታናሽ ወንድሜ ሊያግዘኝ ይችላል ወይንም ደግሞ እናቴ ልታግዘኝ ትችላለች ማለት ነው፤ ውሃ ለምሳሌ አሁን ዛሬ ከጉድጓድ ለጠላ መስሪያነት ውሃ ሳመጣ ነበር ያም ሳመላልስ ነበረ በሃያ ሊትር ጄሪካን ውሃ አመላልሻለሁኝ ማለት ነው ያመላለስኩት ውሃ ከጉድጓድ ነው የነበረው ያ ውሃ ማመላለሴ ወይንም ውሃ ማምጣቴ ለኔ በጣም ከብዶኝና ትክሼን አዝሎኝ የነበረ ቢሆንም ምንም ያክል እንኳን ህመሙ የከፋ ቢሆንም እኔ ግን መጨረሻ ላይ ጥቅሙን ስለማውቀው ከጉዳቱ ጥቅሙ እንደሚያመዝን ስለማውቅ ተቀብዬ ማምጣቴን አላቆምኩም ነበረ ማለት ነው ስለዚህ ውሃ አመጣለሁኝ ማለት ነው ውሃ ማምጣቴ በጣም ያስደስተኛል ምክንያቱም ያ ነገር ወዲያውኑ ችግር ሲፈታ ላይ ስለሚችል ውሃ ማምጣት ያስደስተኛል ያልኩበት ምክንያት ያ ነው አመሰግናለሁ።

እሺ አመሰግናለሁኝ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? ለሚለው ጥያቄ አዎን ሁል ጊዜ ከስራ ባልደራቦቼ ጋር ጥሩ ግንኙነትን እሰራለሁ ወይንም ጥሩ ግንኙነቶች አሉኝ ይሄንን ያልኩብህ ምክንያት ምክንያቱም አንደኛ በዚህ ጥሩ በሆነ የስራ ባልደረባ ግንኙነት ምክንያት የተለያዩ የማረጋገጫ ወረቀቶች ሽልማቶች ተሸልሜ አውቃለሁኝ ማለት ነው። ለምሳሌ ተማሪ ነኝ አሁን እኔ የዩኒቨርሲቲ ተማሪ ባለውበት ሰዓት ከተለያዩ የአስተማሪዎቼ ጋር የዩኒቨርሲቲ አስተማሪዎች ጋር፣ ከተለያዩ የዩኒቨርሲቲ ሰራተኞች፣ እንዲሁም ከተለያዩ የዩኒቨርሲቲ ተማሪዎች ጋር፣ በደንብ ቅርብ የሆነ የስ ቅርብ የሆነ ግንኙነት ስላለኝ ከእነሱ ጋር ጥሩ የሆነ ግንኙነት ስላለኝ በጣም አስደሳች በሆነ መንገድ እነሱ እኔን ይንከባከቡኛል ማለት ነው፣ እኔም እነሱን እንከባከባቸዋለሁ በዛ ምክንያት ወረቀት የሽልማት ወረቀት ተሰጥቶኛል ማለት ነው። እንዲሁም ደግሞ ለምሳሌ ድሮ ጋር ከትምህርቴ ጎን ለጎን ስራ በምሰራበት ወቅት ከተለያዩ ስራ ባልደረቦቼ ጋር ስሆን ጥሩ የሆነ ግንኙነት ነበረኝ በዛ ምክንያት የስራ ባልደረቦቼ በደንብ ባህሪዬን አይተው ያመሰገኑኝ ነበረ ማለት ነው። በየዛን ወቅት እኔ የ የኮስሞቲክስ ንግድ እነግድ ነበረ፣ በዛም ምክንያት ደንበኞቹ በሚመጡበት ሰዓት ደንበኞቹን በደንብ አድርጌ እንከባከብ ነበረ ሲቀጥል ደግሞ ከአጠገቤ ካሉት ሱቆች ጋር ጥብቅ የሆነ ግንኙነት ነበረኝ ማለት ነው በዛ በዛ ምክንያት እኔ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ ብዬ ማውራት እችላለሁኝ ማለት ነው። ስለዛ እኔም ብዙ ጥቅማ ጥቅሞችን አግኝቼበታለሁኝ ማለት ነው። እነዛ ጥቅማ ጥቅሞች በቁስ ሊለኩም ይችላሉ ወይንም ደግሞ በአእምሮ ደረጃ ወይንም በሀሳብ ደረጃ ሊለኩ ይችላሉ ማለት ነው። ያገኘኋቸው ጥቅሞች ለምሳሌ በጽሁፍ በልኬት ደረጃ፣ በገንዘብ ደረጃ ሊለኩ ከሚችሉ የ የ የጥቅማ ጥቅሞች መካከል ለምሳሌ የገንዘብ ጥቅም አግንቼ አውቃለሁኝ እንዲሁም ደግሞ ወረቀቶችን የሽልማት ወረቀቶችን አግኝቼ አውቃለሁ ማለት ነው። በገንዘብ ከሚለኩት ከባልደረቦቼ ጋር ባደረኩት ጥሩ ግንኙነት ያገኟቸው ነገሮች እነዚህን ሲመስሉ በአእምሮ ደረጃ ወይንም በሀሳብ ደረጃ ከሚለኩ ነገሮች መካከል ደግሞ እኔ ለምሳሌ የአእምሮ እርካታ አግኝቻለሁኝ ማለት ነው እና ከስራ ባልደረቦቼ ጋር የነበረኝ ጥሩ ግንኙነት በግንኙነት ደረጃ ብቻ ተወስኖ ሳይሆን አልፎም ተርፎም እስከ ትላልቅ ደረጃ ድረስ እስከ ቤተሰብ ትውዉቅ ድረስ እስከ ገንዘብ ማበደር፣ ገንዘብ መበዳደር ድረስ ትልቅ የሆነ ግንኙነት አለኝ ጥሩ ትልቅ ጥሩ የሆነ ግንኙነት አለኝ ማለት ነው ከስራ ባልደረቦቼ ጋር በዛ ምክንያት እንግዲህ እኔ ከይሄን ጥያቄ አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ወይንም ጥሩ ግንኙነት ነበረኝ ብዬ መመለስ እችላለሁ ማለት ነው አመሰግናለሁኝ እድሉ ስለተሰጠኝ።

"ከደንበኞቹ ጋር ትሰራለህ?" አዎ ከደንበኞቼ ጋር ከትምህርቴ ጎን ለጎን በማደርገው የትርፍ ጊዜ ስራ ከደንበኞቼ ጋር ብዙ ሰራል ሰርቼ አውቃለሁኝ ማለት ነው። ለምሳሌ ምን አይነት ስራዎችን ሰርቼ አውቃለሁኝ መሰለህ፤ ለምሳሌ የ የስራ ቁጥጥርና የ ስራ ቁጥጥር እና የስራ አመራርነት ወይንም ደግሞ የሰራተኛ አመራርነት ስራዎችን ከደንበኞቼ ጋር ሰርቼ አውቃለሁኝ ማለት ነው። እንዲሁም ደግሞ የ ካምፓኒ ወይንም የድርጅት ሀብት ቁጥጥር ጋር ከ በዚህ ከካምፓኒው ወይንም ከድርጅቱ የሀብት ቁጥጥር ጋር በመስራት ከደንበኞች ጋር ስራ ሰርቼ አውቃለሁኝ ማለት ነው። እና እነዚህ እነዚህ አይነት ደበኞቼን ሁል ጊዜ እንከባከባለሁኝ ማለት ነው። እነሱን ማስቀየም አልፈልግም፤ ምክንያቱም እነሱ ደንበኞቼ ስለሆኑ ማለት ነው። ከደንበኛ ጋር መስራት በጣም አስደሳች ነው። ምክንያቱም እነሱ ናቸው በትክክል ከሌላው ሰው በተሻለ መንገድ፣ ወይንም ከሌላው ገዢ በተሻለ መንገድ የእኛን ስሜት ሊረዱ ወይንም የሻጮችን ወይንም የነጋዴዎችን ስሜት ሊረዱ የሚችሉ፤ እንዲሁም ደግሞ ደንበኞች በማንኛውም ሰዓት አንድ ነጋዴ ቢከስር ወይንም ደግሞ ሌላ አልባሌ የሚባል ችግር ቢያጋጥመው ያንን ችግር እስከሚወጣ ድረስ የደንበኛውን እርዳታ ሊጠይቅ ይችላል። በዚህም ምክንያት ከደንበኛ ጋር መስራት በጣም በጣም አዋጭ ነው ማለት ነው። ሶ በዛም ምክንያት ደንበኞች በጣም ነው ከደንበኞች ጋር መስራት የምወደው እኔ ማለት ነው አመሰግናለሁኝ ለተሰጠኝ ጊዜና ለተሰጣችሁኝ እድል።

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃሌን እጠብቃለሁኝ ለምሳሌ የይለፍ ቃሌን ከ አላስፈላጊ ወይ ከሆኑ ሌቦች እጠብቃለሁ ማለት ነው። ይህንን የማደርግበት ደግሞ ዋናኛ መንገዴ የይለፍ ቃሌን ለሌሎቹ ሰዎች አሳልፌ ባለመስጠት ነው ማለት ነው። ምክንያቱም እንደሚታወቀው የተለያዩ ባህሪ ያላቸው ሰዎች አሉ። በዛ ምክንያት እርግጠኛ ሆኜ የይለፍ ቃሌን ለሰዎች መስጠት አልችልም ማለት ነው የይለፍ ቃሌን በዛ ምክንያት አንደኛ እጠብቃለሁኝ ማለት ነው። በሁለተኛ ደረጃነት የይለፍ ቃሌን የምጠብቅበት መንገድ ተገማች ባልሆኑ ያልሆኑ የይለፍ ቃሎችን መጠቀም ነው። ማለትም ለምሳሌ የምወዳቸውን ቀኖች ወይንም ደግሞ የተወለድኩበትን ቀን፣ ወይንም የምወደው ሰው የተወለደበት ቀን ወይንም እድሜ ወይንም ደግሞ የኔ ስምና የኔ እድሜ ወይንም የኔ የትውልድ ቦታ ወይንም ደግሞ የኔ እድገት ቦታ እና ስሜ የተለያዩ ተገማች የሆኑ ልክ እንደዚህ አይነት የይለፍ ቃሎችን አልጠቀምም ማለት ነው። እኔ የምጠቀማቸው የይለፍ ቃሎች አንደኛ ተገማች ያልሆኑ የይለፍ ቃሎች ናቸው ለምሳሌ ልክ የተለያየ ቁጥር እና የተለያየ ፊደላት በተለያየ የ ምልክት ቋንቋዎች በመታገዝ ሊሆን ይችላል ማለት ነው እኛም ምንጠቀመው የይለፍ ቃል ያንን መሰረት ባደረገ ነው ማለት ነው ወይንም እኔ የምጠቀማቸው የለፍ ቃል ያንን መሰረት ባደረገ ነው በዛ ምክንያት የይፍ ቃሌን ጠብቄ አቃለሁ ማለት ነው። ሌላኛው ሶስተኛው ነገር የይለፍ ቃሌን የምጠብቅበት መንገድ የይለፍ ቃሌን በሌላ ጽሁፍ በመቀየር ነው ማለት ነው። በሌላ ጽሁፍ እንዴት አድርጌ ነው የምቀይረው የሚለውን ለመረዳት እንግዲህ በመጀመሪያ ደረጃ የይለፍ ቃሎቼን በኮምፒውተር ወይንም በተለያዩ ማሽኖች በመታገዝ ወደ ተለየ ጽሁፍ ይዘት እቀይራቸዋለሁ ማለት ነው ያንን ወደተለየ ጽሁፍ ይዘት የምቀይራቸው በሆነ የ መቀየሪያ መንገድ ወይም የመቀየሪያ ቁልፍ ነው ማለት ነው።

የጨረቃ ብርሃን ትወዳለህ ለሚለው ጥያቄ? አዎ የጨረቃ ብርሃን እወዳለሁኝ ምክንያቱም እነሱ ለአይን አይከብድም የብርሃን ጨረሩ። ምንም ያክል እንኳን የጨረቃ ብርሃን በፀሀይ አማካኝነት ቢሆንም ጨረቃ በቂ የሚባል ብርሃን ይኖራታል ማለት ነው። በአንዳንድ ጊዜያት ውስጥ ጨረቃ ብርሃን አንዳንድ ጊዜ በምሽት በምራመድበት ወቅት በቂ በሆነ መልኩ ብርሃን ስለምትለግስ ጨረቃን የጨረቃን ብርሃን በጣም እወዳለሁ ማለት ነው። ከጨረቃ ብርሃን በዘለለ የሌላ ትናንሽ ብርሃን አመንጪ ነገሮች ደስ ይሉኛል ምክንያቱም አይንን አይጎዱም ማለት ነው። እና የጨረቃ ብርሃንን የምወድበት ሌላኛ ምክንያት ደግሞ እነሱ ብዙ ጊዜ የጨረቃ ብርሃንን የምወድበት ምክንያት የ ህፃናት የህፃንነቴን ወይንም ደግሞ የልጅነቴን ትውስታዎች ስለሚቀሰቅስብኝ ጥሩ የሆኑ ትውስታዎች ስለሚቀሰቅስብኝ የጨረቃ ብርሃን እወዳለሁኝ ማለት ነው። እንዲሁም ደግሞ የጨረቃ ብርሃን ከአካባቢያችን ጋር ከሚነሳው አፈ ታሪክ አንፃር። ጨረቃ ብርሃን በሚኖርበት ወቅት ማታ ጋር አስፈሪ የሆኑ አውሬዎች ለምሳሌ እንደ የሰው ጅብ የሚባሉ ፍጥሯን መምጣት አይችሉም። ጨረቃ ብርሃን በሚኖርበት ወቅት ስለዛ የጨረቃም ብርሃን ከአፈ ታሪክም አንፃር ከዝቅተኛ ብርሃንም ስላለው እንዲሁም ደግሞ የልጅነት ትውስታዎቼንም ስለሚቀሰቅስብኝ የጨረቃ ብርሃንን በደንብ አድርጌ እወዳለሁ ማለት ነው። እስኪ ስለ ጨረቃ ብርሃን መውደዴን ካነሳሁኝ ላይቀር ደግሞ እስኪ ስለ ጨረቃ ብርሃን የተወሰነ ነገር ልናገር። እዚህ ጋር የጨረቃ ብርሃን እንደሚታወቀው የጨረቃ የራሷ ያመነጨችው ብርሃን ሳይሆን በፀሀይ አማካኝነት ፀሀይ ብርሃን የጨረቃ መሬት ላይ ወይንም ወለል ጋር በሚያርፍበት ጊዜ ያ ፀሀይ ወይንም ያ ወለል ያ ወለል ወይንም ያ መሬት የፀሀይ ብርሃኑን አንጸባርቆ ወደ መሬት ያስተላልፋል ማለት ነው። በዛ ምክንያት ልክ ጨረቃ ልክ እንደ መስታወቱ ሁና የዛንን የፀሀይን ነፀብራቅ ወይንም ጨረር የብርሃን ጨረር ወደ መሬት ታስተላልፋለች ማለት ነው። ያ በሚሆንበት ጊዜ አንዳንድ ጎጂ የሆኑ ከፀሀይ የሚወጡ ጨረሮች ልክ እንደ አልትራ ቫዮሌት የመሳሰሉ ጨረሮችን አጥፍታ ነው ማለት ነው። የምትልክልን በዛ ምክንያት በጣም በጣም ቆንጆ ትኩረት ለማድረግ የሚያመች እንዲሁም ደግሞ ነፋሻማ በሆነ ቦታ ላይ ተቀምጦ ጥሩ የሆኑ ጊዜዎችን ለማሳለፍ ስለሚያግዝ የጨረቃ ብርሃንን እወዳለሁ ማለት ነው። ከቤተሰቦች የጨረቃ ብርሃንን የምወድ እኔ ብቻ ነኝ ምክንያቱም እኔ በደንብ አድርጌ ጥቅሙን ስለማቅ ማለት ነው። እናቴ የጨረቃ ብርሃን አትወድም እሷ የማትወድበት ምክንያት ደግሞ ምንድነው? የጨረቃ ብርሃንን በምትመለከትበት ጊዜ አይኖቿ ብዙም ማየት ስለማይችሉ። በጨረቃ ብርሃን መንቀሳቀስ አትችልም ማለት ነው። የሆነበት ምክንያት ምንድነው ከተባለ? አተኩራ በኮምፒውተሮች ጋር እንዲሁም ደግሞ የተለያዩ ስልኮች ጋር ስለምትጠቀም ነው ማለት ነው። እኔ ግን የጨረቃም ብርሃን በደንብ አድርጌ እወዳለሁ ማለት ነው

ቡና መፍጨት ታውቃለህ ለሚለው ጥያቄ? አዎ ቡና መፍጨት አውቃለሁኝ። ቤታችን ጋር በተደጋጋሚ ቡና ስለሚፈላ እንዲሁም ደግሞ ከእኛ ቤት አጠገብ ወይንም እኛ ቤት አካባቢ ብዙ ቡና የሚጠጡ ማህበረሰቦች ስላሉ። ያው ኤሌክትሪክ ተጠቃሚዎች ደግሞ እኛ ቤት ስል ብቻ ስለሆነ ቡና እያመጡ እኔ እንድፈጭላቸው ያደርጋሉ ማለት ነው። በዛ ምክንያት ቡና መፍጨት አውቃለሁኝ ማለት ነው። ቡና አፈጫጩንም አውቃለሁኝ ይሄን ስልህ ቡና አፈጫጩን እንዴት አውቃለሁኝ መሰለህ? አንደኛ ነገር። ቡናውን በመፍጫው ውስጥ በመክተት መፍጫው ጋር ያሉትን የተለያዩ ማኑዋሎች ወይንም ደግሞ መመሪያዎች በማንበብ ቡናውን ፈጫለሁኝ ማለት ነው። ቡና ስፈጭ። እንግዲህ አንደኛ ሊረብሸኝ ወይንም እኔን ብዙ ጊዜ ሊያስጠላኝ የምችለውን ነገር ከቡና መፍጨው የሚወጣው በጣም አስፈሪ እና በጣም አስደንጋጭ ድንገተኛ የሆነ የቡና መፍጫ ጩኸት ነው ማለት ነው። የሞተሩ ጩኸት እኔን እንድደነግጥ ያደርገኛል ማለት ነው። ሌላው ነገር። በጣም ደስ ይለኛል እኛ ቤት ብዙ ጊዜ ቡና ስለሚፈላ በአንድ ቀን ውስጥ እስከ አራት አምስት ጊዜ ቡና ፈጭቼ አውቃለሁኝ ማለት ነው። እና ቡናውንም የምፈጭበት መንገድ በጣም የተለየና የራሴ የምለው መንገድ ስለሆነ ቡና መፍጨት። ታውቃለህ? ለሚለው አዎ ቡና መፍጨት አውቃለሁኝ። እንዲሁም ደግሞ ብዙ ጊዜ ፈጭቼ አውቃለሁ ነው የኔ ምላሽ ሊሆን የሚችለው ማለት ነው። እኔ ቡና በምፈጭበት ሰዓት ካጋጠሙኝ ድንገተኛ ከሆኑ አይረሴ ሁኔታዎች መካከል ለምሳሌ። በመጀመሪያ ደረጃ ታናሽ ወንድሜ የቡና መፍጫ ድምጽ በሚያወጣበት ወቅት ድምፁን ስለማይወደው። ልክ ለምሳሌ ቡናውን በምፈጭበት ወቅት እሱ ደንግጦ ሩጦ ከቤት ጠፍቶ ያውቃል ማለት ነው። እና ቡና መፍጨት በጣም ነው እኔን የሚያስደስተኝ ቡና ፈጭቼ አውቃለሁኝ። ምንም ያክል እንኳን ቡናውን መቁላት ባልወድም ቡናው ከተቆለና ከተቀዘቀዘ በኋላ ቡናውን ወደ መፍጫው አስገብቶ ቡናውን መፍጨት በጣም በጣም ያስደስተኛል ማለት ነው። እንዲሁም እኔ እንደሚታወቀው ቡና የመጠጣት ከፍተኛ ጉጉት ወይንም ሱስ አለብኝ ማለት ነው። እና ልክ ያ በሚሆንበት ወቅት ደግሞ ቡና መፈጨት አስፈላጊ ስለሚሆን ቡናውን እፈጫለሁኝ ማለት ነው። ስለዛ ቡና ፈጭቼ አውቃለሁኝ አፈጫጭ መንገዱንም አውቃለሁኝ ማለት ነው። አመሰግናለሁ።